በመስመር ላይ ትማራለህ? የሚለው አዎ። በመስመር ላይ ይማራሉ። አይ ቲንክ በመስመር ላይ ይማራሉ ማለት። ህይወት ላይ ትምህርት የሚያሳዩ አሉ ማለት። የተለያየ ስተራመድ ስትንቀሳቀስ ምን ስትል ታያለህ ስራውን በመመርመር። ሰው ሲሳሳቱ ከዛ ትምህርት ቤት እንዳለ። የተለያየ አይነት ባህል አለ ካልቸር አለ። በቃ ተለያየ ሱስ ዘዴዎችን እንዲሁም እውነቶችን እማራለሁ ማለት ነው። እና በመስመር ላይ ብዙ ትምህርቶችን አገኛለሁ ማለት ነው

ሌሎችን መርዳት ተወዳለሁ ለሚለው ሌሎች መርዳት በጣም እወዳለሁ በጣም የሚያስደስተኝና ደስ የሚለኝ ትልቁ ተግባር ነው። ሌሎችን መርዳት ማለት መርዳት በብዙ ነገር አለ። በጉልበት መርዳት አለ በገንዘብ መርዳት አለ በ በተለያዩ በሀሳብ መርዳት አለ እና መርዳትን የመሰለ ነገር የሚያስደስት እዚህ ምድር ላይ የለም። የሰዎችን ሰው ሲደክም ሰው የሆነ ነገር ችግር ሲገጥመው በዛ በችግሩ ጊዜ ደርሶ የዛን ችግሩን መጋራት እና እንትን ማለት በጣም ደስ ይለኛል እና ብዙ ጊዜ ሰዎች ልጅ እኔ በምችለው አቅምና በምችለው አቅም ደረጃ እኔ አግዛለሁ እረዳለሁ። በቃ የምችለውን በጉልበቴ ገንዘብ ካለኝ በሀቅሜ በገንዘብ በሚችለው ሀቅም በገንዘብ እረዳለሁ በሀሳብ በተለይ በሀሳብ በቃ ወደ ጥሩ ደረጃዬ እንዲመጡ ብዙ ነገር እመክራለሁ ጓደኞቼን እንደዚህ ትልቅ በቃ በኔም እድሜ የሚበልጡኝ እንዴት እንደማኖር እንዳለባቸው እንዴትም ማድረግ እንዳለባቸው ብዙ ምክር እሰጣለሁ። ያው ሰው ምክር ለሰጪው ቀላል እንደሚባል ግን ያው በቃ እንደስ ወጣትነት ሰመን መሳት የሌለባቸው መንገዶችን ማስተዋል ያለባቸው ነገሮችን እንደምክር አዘል ብዙ ጊዜ አስተላልፋለሁ ማለት ነው። እና መ መርዳት በጣም ደስ ይለኛል። በቃ የቻልኩትን ነገር በቃ ቤተሰብ በገንዘብ ሆነ እንደዚህ ነገር የምችለው ነገር አደርጋለሁ ማለት ነው።

ቀዝቃዛ አየር ት ወዳለህ ይላል አዎ ቀዝቃዛ አየር። በጣም እወዳለሁ ማለት በጣም ቀዝቃዛ ያልሆነ በ መካከለኛ የቀዝቃዛ አየር ሞክስቸር ያለበትን ሁኔታ አየር ሁኔታ በጣም ይመቸኛል ደስ ይለኛል ማለት። ጥሩ ያለ ቀዝ ቀዝ ያለ በላይ እንደዚህ። ሙቀት በሆነበት ወቅት ላይ እንደዚህ ቀዝቀዝ ያለ ነፋሻማ አየር ሲመጣ ደስ ይለኛል እንድሳ የአየር ንብረት ተስማሚ ነው ማለት ነው። ቀዝቃዛ የአየር ንብረት ሁኔታ ለኔ ደስ ይለኛል ማለትና በጣም እወዳለሁ ቀዝቃዜ አየር ንብረት ባለበት አካባቢ ማለትም።

አዳዲስ ስራ ግንኙነት ትፈጥራለህ ይላል አዳዲስ ስራ ግንኙነቶች። ያው እንደዚህ የመፍጠር አቅሙ ሀሳቡ አለኝ። ግን አሁን ላይ ራሴ ስራ ውስጥ ላይ ተቀጥሬ ነው የምሰራው። ግን ወደፊት ግን አዳዲስ ስራዎችን ፈጠሬ እና እንኪ መስራት ነው እቅዴ ማለት ነው።

ማህበራዊ ሚዲያ ትጠቀማል ወይ? ማህበራዊ ሚዲያ በብዙ ጊዜ እጠቀማለሁ ማለት ነው። ማህበራዊ ሚዲያ ለተለያዩ አገልግሎቶቸ ሊያገለግላሉ አሁን ዘመን ላይ በጣም ማህበራዊ ሚዲያ በጣም የገነነበት ጊዜ ነው። እና ማህበራዊ ሚዲያ የማይጠቀም ሰው ይኖራል ብዬ አላስብም ቢኖርም በቃ ኦልሞስት ወደ ዘጠና ፐርሰንት አካባቢያለሁ። ሚዲያ ተጠቃሚ ሁሉም በአሁኑ ቴክኖሎጂ ዘመን ማለት ነው። እና ማህበራዊ ሚዲያ እጠቀማለው ተለያዩ ማህበራዊ ሚዲያዎች አሉ። እንደ ዩቲዩብ ቲክቶክ ቴሌግራም እንዲ የተለያየ ማህበራዊ ሚዲያዎች አሉ እና እነሱን ይኸው እንጠቀማለን ማለት ነው። እጠቀማለሁ ምክንያቱም የተለያየ ኢንፎርሜሽኑ ኢንማይክሮ ሰከንድ ኢን ነው በቃ ኢንፎርሜሽን ቶሎ የሚደርሰን ማለት ነው። እና በአሁን ዘመን ላይ ማህበራዊ ሚዲያ በጣም ወሳኝ እና ጥሩ መሳሪያ ነው። ብላ አልተሰማኝም ማህበራዊ ሚዲያ ብዙ ነገሮች ጥቅማች አሉት የጉዳትም እንዳለው ሁሉ ጥቅሙ ኦልሞስት በጣም ጥሩ ሁኔታ ከተጠቀምንባቸው በጣም ጥሩና አሪፍ ነገር ነው ማለት ነው። እና ማህበራዊ ሚዲያ ያው ባ እሳችሁ እጠቀማለሁ ማለት ነው። ይው አሁን ያለሁበት ሁኔታ ለማህበራዊ ሚዲያ ያው ቅርብ ነኝ ማለት ያው በአሁኑ ዘመን ላይ

የትንኝ መረብ ትጠቀማለህ ነው? የትንኝ መረብ አልጠቀምም። ምክንያቱም እሱን እስካሁን ተጠቅሜ አላውቅም ምን እንደሆነም። አይቼ ማለት እሱን ተጠቅሜ አላውቅም እንዴት እንደሚጠቀም አጋጥሞኝ አያውቅም ማለት ነው። ስለዚህ ያለኝም መረጃ ስለ ትንኝ መረብ ምንም መረጃውም እውቀቱም የለኝም። ተጠቅሜም አላውቅም ማለት ነው። እስካሁን ባለኝ ማለት ነው ስለዚህ ተጠቅሜ አላውቅም የትንኝ መረብ።

ዶሮ አለዎ? ይላል ዶሮ አለኝ አዎ እኔ አሁን ቀነሱ ብዙ ዶሮዎች ነበሩኝ አሁን ግን ያሉኝ ትንሽ አንድ አስራ አምስት ዶሮዎች አሉኝ እነሱን ያው እንከባከባለሁ በቀን በቀን እንቁላል ይጥልሉኛል እና ለቤትም ለምግብነት እንጠቀምባቸዋለን እንደዚሁ አንዳንድ ጊዜ ደግሞ ለገበያ ውጪ እንደዚህ ለገበያ ወስደን እንጠቀምባቸዋለን ማለት ነው ዶሮዎች አሉኝ ደሮዎች ያው በጣም ጠቃሚና አስፈላጊ ናቸው ምክንያቱም የዶሮን ጥቅም የሚያውቀው የሚሰራበት ሰው ነው እና የዶሮ በጣም በጣም ጠቀሜታና በጣም አዋጭ ቢዝነስ ነው በጣም አሳፍቶ አሳፍቶ የሚሰራበት ሰው የዶሮ ብዙ ልፋትም ይጠይቃል ብዙ ከጥቅም ደግሞ አለው እና ዶሮ አሪፍ ነው ለ ቢዝነስ አለም ጥቅም ለማግኘት ፕሮፊት ለማግኘት ሌላ ደግሞ ለምግብነትም በጣም ጥሩ ነው ዶሮ እንላሉን ለህፃናትም ሆነ ለቤተሰብ እንደዚህ ጥሩ ነው አሪፍ ነው ገንቢ ነው ምርጥ ነው እና ሌላው የዶሮ ወጥ ምናምን እንደዚህ በአመት በዓል በተለይ በጣም የሚያዋጣ የዶሮ ምግብ በጣም ጥሩ እና ደስ የሚል የምግብ አይነት ነው ባህላዊ ምግብ ነው የምግብ አሰራር ጥበብ የሚጠይቅ ነው እና ዶሮ አለኝ እኔ ዶሮዎቼ እና ቀን በቀን አንዳንዴ አስታቅፌያቸው እነዚህን አስታቅፌ ጫጭት እንትን ይሉልኛል እነሱን ጫጨቶችን ደግሞ አሳድጌ እሸጣለሁ ማለት ነው ትርፍ ምናምን ትርፍ እላለሁ በማትንቁራሩን በማስታቀፍ ያንን እንቁላሉን ይዛ ትቆይና በመሆን በኋላ ትፈጠፍጠዋለች አጫጭቶች ሳይ የጫየቶችን ትፈጠፍጥና ብዙ ጫጭቶች ይሆንልኛል እነሱ ያድጋሉ ከዛ ያድጉም ወደ ሽያጭ ደቢያው ያወጣቸዋሉ ማለት ነው

ቡና ወይም ሻይስ ትመርጣለህ ለሚለው ቡና የእኔ መርጫዬ ቡና ነው። ቡና በጣም እወዳለሁ ቡና የወደድኩትም አሁን ቅርብ ጊዜያት ነው። ብዙም ሱሱ የለብኝም ነበር ግን ከአራት አመት ከአምስት አመት በፊት ወደዚህ ቡና የሚባል ሱስ ለያዘኝ ማለት እና ቡና በጣም ስጠጣ ሪፍሬሽመንት እና በቃ ደስታ ስሜት ይሰማኛል። እና አብዛኛውን ቡና ነው የምጠቀመው ቀን ላይም ቀን ላይ ጠዋት ላይ እንደዚህ ማታ ካገኘሁ በቃ አንዳንድ ስኒ ካገኘሁ በጣም ደስተኛ አደረገኝ። እና ቡናም የለመድኩት በጓደኛዬ በጣም ቡና ይወድ ነበር እና ከዛ ጋር ጀምሬ በቃ እየተጠቀምክ ተጠቀምኩ አዳብት አረኩት ከዛ የቡና ልምድ ሱስ ያዘኝ። ማለት እና ቡና በጣም እወዳለሁ። ደስ ይለኛል ራሴ አእምሮዬን ድንዝዝ ባልኩበት ወቅት ላይ ቡና ስወስድ በቃ ንቃተ ህሊናዬ ይጨምራል። እና በማነብበት ወቅትም በስራ ወቅትም እንደ ሪፍራሽመንት የማጠቀምበት ቡናን ነው ማለት ነው።

የምሳ እርፈት የሚያክል ጊዜ ነው ነው የሚለው የምሳ እርፈቴ አንድ ሰዓት ነው ምሳ። ስድስት ሰዓት ላይ እንወጣለን ከዛ ሰባት ሰዓት ላይ ቀጥታ ወደ ስራ እንገባለን ማለት ነው። እና አንድ ሰዓት ሙሉ የምሳ እርፈት አለ ማለት ነው። በዛ በምሳ ሰዓት እርፈት ላይ በሰአት ወጥቼ ያንን ቆስ ምሳዬን ቀጥታ እበላለሁ። ከምሳ ከበለው በኋላ የሆነች ቦታ ላይ ቁጭ ብዬ ራሴን ርፈት ጥላ። ቦታ ላይ ልጅ ጸጥ አለበት ቦታ ላይ ጥላ ቦታ ላይ ቁጭ ብዬ እርፈት እወስዳለሁ። ከዛ ቡናዬንም እጠጣለሁ ማለት ነው። እና የእርፈት ሰዓቴ አንድ ሰዓት አካባቢ በዛች ላይ በቃ ራሴን ወደ ከድካም ስሜት የማወጣበት ነው። እንትን የምልበት ማለት ነው ማለት ነው በዛች ሰዓት ላይ ብዙ ነገር ጥቅም ለኔ አላት ማለት ነው። ያው አንድ ሰዓት ብዙ ነገር ይሰራበታል ብዙ ነገ የተደረግበታል ሪፍሬሽን የምታደርግበት አለው ማለት ነው። ነው አንድ ሰዓት የምሳ ሰዓት እንፈት አለኝ ማለት ነው

ሩዝ ትወዳለህ ወይ ነው? ሩዝ አዎ በጣም ነው የምወደው ሩዝ ያው ም የምወደው ምግብ አይነት ነው ሩዝ ነው የለመድኩት። አሁን በቅርብ አመታት ነው ሩዝ ዩኒቨርሲቲ ውስጥ ስገባ ለመጀመሪያ ጊዜ የቀመስኩት እዛ ዩኒቨርሲቲ ውስጥ ሩዝ በ ቀን አሉ የሩዝ እንደ እንበላለን። እና ከዛ ለመድኩት ከዛ በላይ የሩዝ ምግብ በጣም ደስ ይለኛል እና ደስ የሚለኝ የምግብ አይነት ነው ማለት ነው። እና ሩዝ በጣም እወዳለሁ ደስ ይለኛል አሁን እንደዚህ ከዚህ አንዳንዴ ከሱቅ እያመጣሁ ሰርቼ እመገባለሁ ማለት ነው። ግን የ እኔ ሩዝ የለመድኩት በዩኒቨርሲቲ ቆይታየ ውስጥ ላይ እያለሁ ነው ማለት ነው። እና ሩዝ ምግብ አዎ በጣም እወዳለሁ በጣም ተሰርቶና እንትን ብሎ ሲል ደስ የሚል የምግብ አይነት ነውና። አሁንም ሩዝም ያው በ እነ ጤፍ ጋር ተጨምሮ ምናምን እንደ እንጀራነትም እንጠቀምበታለን ማለት ነው። ያው አሁን ላይ ማለት ነው። ሩዝ በጣም ደስ ይላል ተቀቅሎም እንደዚሁ በ ተቀቅሎ አብዛኛውን የምንጠቀመው እሱን እያደረግን እንበላለን ማለት ነው። እና ሩዝ በጣም የምወደው የምግ ብ ዘርፍ አይነት ነው ማለት ነው

ቤተሰብህ ምን ያክል ጊዜ ይሰበሰባሉ ይላል ቤተሰብህ ምን ያክል ጊዜ ይሰበሰባሉ? ይህን ያክል ጊዜ ብዬ ለመግለጽ ይከብዳል። በብዙ ጊዜ ይሰበሰባሉ። በ አመትባል ወቅት ይሰበሰባሉ በ ሰሪሞኒ ጊዜ ይሰበሰባሉ የተለያየ ድግስ ሰዓት ባሉበት። አመት ባል ባሉበት ክብረ ባል ባሉበት እንዲህም አንዳንዴ ጊዜ ደግሞ በዓላት እንደዚህ ከስራ ወቅት በዓሎች ይስተሰብስብን ሰብስበን በአንድ እናከብራለን። እንደዚህ በተለይ አጋጣሚ በደስታ ጊዜ በሰርግ በ እንዲሁ በአመት በዓል እንዲሁ አንዳንዴ በሀዘን ወቅት ስለዚህ ቤተሰብ ይሰበሰባል ማለት ነው። እና ብዙ ጊዜ ባንድ ላይ እንሰበሰባል እና ማለት ነው። እሄን ያክል ቀን ነው ለማለት ልገል ለመግለጽ ይከብዳል። ቀኑን በትክክለኛው ቀን ለማስቀመጥ ማለት ነው። እና ቤተሰብ ስንሰበሰብ ብዙ ነገሮች እንወያያለን እናወራለን እንጫወታለን ጨዋታ አለን። የተለያየ ታሪኮች ይነሳሉ። እና ብዙ ጊዜ ተሰብስበን ያለን ነገር በፍቅር በአንድነት እናሳልፋለን ማለት ነው። ከቤተሰብ ጋር

የድሮች ፎቶውን ትይዛለህ ይላል? አዎ የድሮ ፎቶዎችን እይዛለሁ በስልኬም እንዲሁም በጥረዛ ውስጥ ላይ ነው ያስቀምጫቸው የድሮ ፎቶዎች አሁን በ አሉ በእያንዳንዱ በ በእያንዳንዱ በፎቶ ማስቀመጫ ዋሌት አለ በዛ ዋሌት ላይ ጀምሮ ያሉ ፎቶዎች አሉ እነሱን ሳያቸው እንደ ትዝታ እንደ ማስታወሻነት ምናምን ማለት ነው። የድሮ ፎቶዎች የአንድ በአንዶች አሉ እና በቃ በጣም እገረማለው ማለት እንዴ እኔ ነኝ እንዴ ምናምን እላለው ያንን ሳየው መልሼ ማለት ነው። እና የድሮ ፎቶዎቼ አንድ አንድ ቁጭ ብለው ነው። ያሉ አሁንም በስልኬ ላይም እንደዚህ ፎቶ አንስቼ አስቀምጫቸዋለሁ እንዳይጠፉኝ ምናምን በማለት እና ፎቶዎችን ሳይ በጣም የመደሰት እና በቃ የመገረም ራስን እንድመለከት ያሉኝ ለውጥ ከልጅነት እስካሁን ያለኝ ፊዚካሊ ለውጥ ሜንታሊቲ ለውጥ ብዙ ነገር አለና ወደ አስተያየትን እንደሆኑ እገነዘባለሁ ማለት ነው። እና የፎቶዎችን በሙሉ በፎቶ ዋሌት ውስጥ አስቀምጬ ነው የማስቀምጣቸው ማለት ነው። ያው የቤተሰብም እያንዳንዱ ፎቶ በአንድ ላይ ተቀምጦ ነው ያለ ማለት ነው።

የምታስታውሰው ልዩ በዓል አለ ወይ? ይላል አዎ በጣም የማስታውሰው ሁሌም የማስታውሰው ልዩ በዓል በቃ የጥምቀት በዓል የጥምቀት በዓል በጣም እንደተለየና በጣም ድባብ ያለው ነው። እውነት የጥምቀት በዓል በቃ እኔ ሲደርስ እስኪደርስ ድረስ ይናፍቀኛል ማለት ጨዋታው ሁሉም ተሰባስበን የምንጫወተው የምናሳልፈው በቃ ሁሌም ትዝ ይለኛል እና የጥምቀትን በዓል በልዩ ሁኔታ ነው ሁሌ የማስበው በቃ በየአመቱ ሲደርስ በቃ በጣም ደስ ይለኛል። ጥምቀት ክብረ በዓል እስኪ እስኪደርስ ማለት ነው። በልዩ ልዩ በቃ የተለያየ ጨዋታ እንደዚህ ምናምን እያሳለፍን በቃ የምንወዳትን ልጅ ላይ በቃ ይቺን ልጅ በቃ እንወዳታለን ያልናትን ልጅ ሎሚ በመወርወር እዛች ጋር ሎሚ ሲያርፍባት እሷ ከተቀበለች እንደምናጫት ምንፈልጋትን ሴት እዛ ጋር ወርዉረን እንመታታለን ማለት ነው። በሎሚ እና በጥሩ ሁኔታ እና በድምቀት የምለው የጥምቀት በዓልን እንደ

ድምጽ መልእክት ታስቀምጣለህ ለሚለው አዎ ድምጽ መልእክት አስቀምጣለሁ አብዛኛው ድምጽ ቮይስ ከ ሪከርድ አደረግና እልካለሁ እንደዚህ እንደተለያየ ማለት ነው። አብዛኛውን ግን የምልከው ለምወዳት ልጅ ነው ለፍቅረኛዬ በድምጽ ቮይስ መረጃ እንለዋወጣለን ማለት ነው። ትልክልኛለች እልክላታለሁ ከዛ ደሞ እንደዚህ በቃ እስከ ምንላላክ በቃ እንነፋፈቃለን። እንደዚህ በቴሌግራም እንደውም በኢሞ የድምጽ ቮይስ እናስቀምጣለን ማለት ነው። ይሄን ቮይስ በጣም መልእክት ደስ ይላል ድምጽን መልሶ ማዳመጥ ማለት ነው። ይሄን ቮይስ ድምጽ ብዙ ጊዜ እንጠቀምበታለን ማለት ነው።

መታጠቢያ ቤት ላይ ትዘምራለህ ይላል አዎ መታጠቢያ ውስጥ ላይ ስትገባ አንዳንዴ በቃ። እዘምራለሁ መዝሙሮችን እንደዚህ እያልኩኝ ታጣብኩኝ ምን እያልኩኝ እዘምራለሁ የሚገርም ሀሳብ ነው ይሄ ሀሳብ። ከእኔ ጋር የምሄድ ነው ማለት ብዙ ጊዜ የማደርገውን ሲመጣ በጣም ገረመኝ እንደዚህ ደግሞ። ዘፈን ራሱ በቃ እየታጠብኩ ምን እያልኩ ዘፈኖች ነው እንደዚህ እንደዚህ የማቀርበት ጊዜ ብዙ አጋጣሚዎች አሉ ማለት ነው። መዝሙርም እንደዛው እዘምራለሁ በየታጠብኩ ሻወር እየወሰድኩ። የተለያዩ ነገሮች ላይ እዛ አቀርባለሁ ማለት ነው።

የምመኘው የእርፈት ጊዜ በጣም ነው የምመኘውና ለእርፈት ጊዜ በጣም ደክሞኝና በጣም በቃ ሰዓት ሰዓት ራሱ እስኪ ደርስ የሚቸኩልበት ሰዓት የእረፍት ጊዜ። በጣም ሀይለኛ የድካም ስሜት ነው የሚሰማኝ ከፍተኛ ስራ በምሰራ ወቅት ወደ ማታ በተለይ ወደ ማታ ምሽት መሽቶ ወደ ቤቴ በቃ እስከም ገብቼ በቃ እርፈት እስከማደርግ በጣም እመኘዋለሁ በጣም ማለት። ቀኑን ሙሉ በጣም የተለያዩ ስራዎች የተለያየ ጉልበት ላይ እኛ ጉልበት ስራ የምንሰራው። ቀእርፈትም በጣም እናፍቃለሁ በጣም በቃ ማታ ሉዝ ነው የምናደርገው ሙሉ ጉልበታችን ይዳከማል በቃ። ሰዓት እስኪደርስልን ማለት የሆነ በቃ የአሥራ አንድ ሰዓት ላይ አስራ ሁለት ሰዓት አካባቢ በቃ በጣም ይደክምና እና በእርፍታችን ሰዓት። እስከ ቤታችን እስከምንገባ በጣም ጭቆ ከዛ እርፍ ብለን ታጥበን ምናምን ስንተኛ በጣም ጥሩ ስሜት ውስጥ ይሰማል ማለት ነው። እና የእርፈት ጊዜ በጣም አስፈላጊ እና ጥሩ ነው በቃ ለ ላለው ለሚሰራ ሰው።

በየትኛው መተግባሪያ መልእክት ትልካለህ ለሚለው? መልእክት የማስተላልፍበት በ አብዛኛው በቴሌግራም ነው ቴሌግራም ላይ መልእክት የሚጻፍበት የሚያስተላልፍበት ቴሌግራም አፕሊኬሽን ማለት ቴሌግራም አፕሊኬሽን ብዙ መረጃዎችን የምለዋወጥበት የምጻጻፍበት የማስተላልፍበት በቴሌግራም አፕሊኬሽን ነው ማለት ነው። እና ቴሌግራም አብዛኛውን እጠቀመዋለሁ ማለት ነው። በተለያዩ መልእክት ማስላክ ለጓደኞቼ ስራ ባልደረቦቼም ለ ለምን ለማን ናቸው የምልክላቸው ካልሆኑ በቴሌግራምን እጠቀማማለን እና የበተለይም እንደዚህ ደግሞ በሲኤምኤስ ሚሴጅም እንደዛ ሰፊ እጻጻፋለሁ ማለት ነው። መረጃዬን ሼር ሳደርግ ለምፈልገው መረጃ የምጽፈው መረጃ ኤስኤምኤስ ለጽፌ አስተላልፋለሁ ማለት ነው። በጣም ለፍቅረኛዬ ደግሞ ለምወዳት ልጅ እንደ ቴክስት ነው የምንጻጻፈው አብዛኛው ማታ ጊዜ ሲሆን ሲመሽ እንደዚህ በጣም በሚመሽበት ሰዓት ይሄንን እንጠቀማለን ነው ማለት ነው።

ጊዜህን በደንብ ታስተዳድራለህ ይላል? አዎ ጊዜዬን በደንብ እና በሚገባ እና ጥሩ በሆነ ሁኔታ ነው ጊዜዬን እማስተዳደር ማለት። ጊዜ እኔ ትርጉም አለው በቃ የሆነ እምፈልገው ቦታ ጋር ለመድረስ ብፈልግ ጊዜዬን እየተጠቀምኩኝ ነው ያለው በይበልጥ ማለት ጊዜ በጣም አስፈላጊና ጠቃሚ ነው። ምክንያቱም በጊዜ ውስጥ የተጠቀመ ሰው ዛሬ አለማችን ላይ በአንድ እጃቸው እያሽከረከሯት ነው ያለው ጊዜያቸውን በአግባቡና የጊዜን ጥቅም የገባቸው ማለት ነው። ጊዜዬን በአግባቡና በሚገባ ሁኔታ ነው አሁን እየተጠቀምኩ ያለው ግን ወደፊት ግን በጣም ስትራቴጂ እና እቅዳዊ እና ፕላናዊ በሆነ መንገድ ጊዜዬን መጠቀም እፈልጋለው ማለት ነው። ምክንያቱም ለጊዜ ከሰራ ጊዜ ወርቅ ነው እሚባለው ሀሰት የለውም። ጊዜ በጣም ከወርቅም ወርቅ በላይ ነው። በቃ በጊዜያችን ሰርተን እና ሰርተን መለወጥም ማደግም ብዙ ነገርም መድረስ እንችላለን ማለት ነው። ጊዜን እንደኛ እንዳየያዛችን ነው ማለትም ነው። እምንጠቀመው

የቤት ጣራ ከምን የተሰራ ነው? የሚል የቤታችን ጣራ የተሰራው ያው ከእንጨት ነው እንጨት አለ በእኛ ገጠር ላይ እንጨት ይቆረጣል ያ የተቆረጠው እንጨት ይመጣል አናጢ ባለሙያውያ እንጠራለን እሱን ያዘጋጅና ከዛ ያ ከላይ ማገር የሚባል አለ ከዛ አውራጅ የሚባል አውራጁ ይመታል ከተጣለ በሗላ አውራጁ ከዛ በላይ ደግሞ በቆርቆሮ ቆርቆሮ ይገዛና በቆርቆሮ ከአውራጁ ጋር ተየይዞ ያንድ እዛ ጣራ ይሰራል ማለት እኛ ጣራችን በ እንጨት እንጨት ነው የሚሰራው እንጨት አለ ያ እንጨቱ ይቆራርጥና ተመትሮ ምን ተብሎ በባለሙያው እንትን ይለዋል ይሰራዋል ከዛ በላይ በ ይሰራና ተለክቶ ቆርቆሮ ይገዛል ቆርቆሮ ላይ ይለብሳል ማለት ነው ይገናኛል እና አየው በአብዛኛው በገጠር አካባቢ የተለመደ ነው ማለት ነው ከተማ ላይ ሳይሆን በገጠር ላይ በብዛት የጣራው ዘንድ ከእንጨት የተሰራ ነው ቆርቆሮ በላዩ ላይ ይሸፍናል ከዛ አንዳንዱ ኮርኔስ ደግሞ ከመሃል ላይ ያለብሰል ጣራውን ማለት ነው ያው ጄጥ የማዳበሪያም ኮርኒስ አለ እንዴ ገጠር ላይ አንዳንዴ ደግሞ አሁን ደግሞ ጂፕሰም ይጠቀማል እዬ እንደየ ሀቅሙ ደረጃ ይለያያል ማለት ነው አብዛኛው ከእንጨት የሰራነው ጣራ ጣራችን ማለት ነው እና ቆርቆሮ በላይ ላይ ይለብሳል

ስራ አድካሚ ነው? የሚለው አዎ የምሰራው ስራ በጣም አድካሚና በጣም ብዙ ጉልበት፣ ብዙ ኢፋርት የሚያስወጣ ነው። የምሰራው ጉልበት ስራ ነው። እንደ ወዝአደርነት ነው። እና ወዝአደር ስራ በጣም አድካሚ ነው። በጣም ማለቻችንን ስንሸከም፣ ስናነሳ፣ ስናደርስ፣ ምን ስንል አለ እና ከፍተኛ የጉልበት ጫና አለበት፤ እና ይሄ የምንሰራው ስራ ያድካሜ ነው። በጣም ይደክመናል። እና በተለይ ምግብ ጾም በሆነበት ሰዓት በሃይማኖታዊ ምክንያት የጾም እንጾማለን። ከዛ ያን እስከዛ ስካስ በቃ እስከዛ በጣም በቃ ሉዝ እናደርጋለን በቃ። ስብርብር ይላል ሰውነታችን ማታ ላይ በቃ የወደቅንበትን አንሰማም ስንተኛ ማለት ነው። እና ስራችን በጣም የከበደና በጣም አድካሚ ነው። ጥንካሬ የሚጠይቅ ነው። በጣም የሚፈተነው ነው። እና እኛ ስራ ያው ከፍተኛ የጉልበት ጫና የሚጠይቅ ነው ማለት ነው። በጣም የሰራ እወደዋለሁ። በጣም የማከብረው ስራ ነው። እና ከፍተኛ ድካም አለ በጣም ድካም ይሰማል። ተለያየ ማለችን ቀን ማለት የጉልበትን ሲሸከሙ ሲሟል ማለት በጣም ከባድ ነው። ይሄ የጉልበት ስራ እኔ አድካሚ ነው። ከልጅነቴ ጀምሬ ያው የጉልበት ስራ እየሰራሁ ስላደኩ ለኔ እንደ ጥንካሬም ነው እና አያሰለቸኝም በቃ፤ በጉልበት ስራ እንደሰሰራ ሶ ይሄ ማታ ላይ ድካሙ ይድክመኛል። ድካም ስሜት አለው ሁለት ተወደቁበትም አልሰማም ለጥ እላለሁ እተኛለሁ ማለት ነው።

የተበላሸ ነገር ማስተካከል ትችላለህ? የለውም የተበላሸ ማስተካከል በብዙ መንገድ ማስተካከል እችላለሁ የተለያዩ እቃዎች ሲበላሹ ጠግኜ አውቃለሁ አስተካክዬ አውቃለሁ ማለት ነው እንደዚህ የምንሰራበት የባስ ማሽን ራሱ ሲበላሽ ብዙ ጊዜ አስተካክያለሁ እኔ ማለት ይሄው ነው በቃ ስራም ቆይተው ላይ ልምዱም ስላለኝ እና ምን አይነት ባሕሪያቶችን ስለማውቅ ምን ላይ ምን እንዴ እንደሚሰሳት ምን ምንድን እንደሚበላሽ እሱን ችግሮችን ነቅዬ ስለማውቃቸው የተበላሸን አስተካክየ አውቃለሁ እንዲሁም ከዚያ ውጭ ደግሞ የላው ደግሞ ተለያዩ ብዙ የተበላሹ ነገሮች እንደ ስልክም ምናምን አሁን ወፍጮ ምንኛ አሁን ወፍጮ ወይም ስራ ወፍጮ ሲበላሽ እንስሳት ይቺ ጥገና አደርግለታለሁ ማለት ነው እና የተበላሸ ነገር ብዙ ጊዜ አስተካክዬ አውቃለሁ ማለት ነው

"አዲስ አመት እንዴት ታከብራለሁ?" የሚለው፤ አዲስ አመት የማከብረው ያው ከክብረ በዓላቱን ታሳቢ በማድረግ የክብረ በዓላቱን ከቤተሰብ ጋር ሆኜ በዓላቱን የሚገልጹ መልእክቶችን በመያዝ እንደዚህ ከአለባበስ ጀመሮ እንደ ከቤተሰብ ጋር ሆኜ ድምቅ ሽብርቅ ብዬ ነው የምውለው። እንደዚህ የበዓላት ልብሶች አሉ። እነሱ የበዓላት ልብሶች በመልበስ አከብረዋለሁ ማለት ነው። እንዲሁ የ እነዛ አልባሳቶች ላይ እንደዚህ የበአል ልብስ ለምሳሌ በ በጥምቀት ጊዜ የጥምቀት ልብስ አለ። የጥምቀት ያልሆነ ቀሚስ ይበጣጠስ ይባላልና የዛን ጊዜ አዲሳችን ልብስ ፏፏ ብለን ነጭ በነጭ ብለን ለብሰን ነው ወጥተን ከብረ በዓላታችንን የምናከብረው እና አዲስ አዲስ አዲስ አመትን የምና የምናከብረው አዲስ አመት አሁን ልክ እንደ መስከረም ላይ ቅዱስ አዲስ ሲመጣ በአዲስ ተስፋ በአዲስ ስሁንታ የምናከብረው በቃ ድግስ በማዘጋጀት ምን በማለት እሱን ሸብረቅ ደመቅ ብላን አዲሱ አመትን በተስፋ ተቀብለን ስራ አክብረን እንትን እንለዋለን ማለት ነው።

የይለፍ ቃል ትጠቀማለህ ይላል የይለ ፍቃል ትጠቀማለህ የይለፍ ቃል የኔ የስልኬ የራሱ ይለፍቃል አለው ለዚህም ፓስወርድ እሱን ፓስወርድ የራሴ ራሴ ትርጉም ሰጥቼ የማረሳቸውን የይለፍቃል ነው የምጠቀመው ማለት ነው። ከብዙ ከቁጥር ጋር ከፊደል ጋር እንዲሁም ከካራክተር ጋር የተደባለቁ አድርጌ ስልኬን የምጠቀመው ማለት ነው። ማናችንም ሰው በቀላሉ መክፈት አይችልም የኔን ስልክ አሁን የይለፍ ቃል በጣም ሃርድ ስትሮንግ ጠንካራ ነው። ማለት እና የይለፍቃል እጠቀማለሁ ማለት ነው። ይኸው ከተለያዩ ሰፊየር ለማድረግ ነው የምትለኝ መረጃ ነው። በቀላሉ ማን ናት? ለምሳሌ እንዳያገኙ እንዳያየው ከፍቶ ብዙ መረጃዎች ሚስጥራዊ መረጃዎችም ስለሚኖሩ እና ለዛ ጭምር የይለፍ ቃልን እንድትጠቀም ግዴታ አስገድዶኛል ማለት ነው።

የምወደው ሬስቶራንት የኔ ያው እዚሁ ሰፈር አለ። አንዲች ሬስቶራንት ማለት ትልቅ ሬስቶራንት አይደለም ቃል ያለች ሬስቶራንት ናት። ግን በጣም ደስ ትለኛለች ደስ የምትልበትም ይኸ ነው። የራሷን የምወድለት ባህሪ አለ ጸጥ ያለና ረጫ ያለች ነው። ወደ ውስጥ የራሱ ክላስ መዝናኛ ክላሶች አሉ። ብቻዬን ሆኘ እዛ ጋ ራሴን ሳዳምጥ የተለያዩ ነገሮችን ሳረግ ደስ ይለኛል። እና አይኑ ሬስቶራንት በዛ መርኩ እወደዋለሁ ማለት ነው። ይህ የራሱ የእንግዳ ማረፊያም የምንም እንዲሁ በተለያየ ሰው ብቻውን የሚፈልግ ሰው ብቻውን የሚያቀምጥ ቦታ ስላለው ያንን ሬስቶራንት እወደዋለሁና በምወድበት ሌላ ደግሞ የምግባቸው አዘገጃጀት እንዲ መጠጥም ሆነ የተለያዩ ነገሮች በቃ ከ እንግዳ አቀባበላቸው ከእነሱ ያላቸው ለከስተመር ደስ የሚልና ጥሩ ሁኔታ ስለሆነ በጣም ይሄን ለኔ በጣም ትልቅ ቦታ አለኝ ማለት ነው። እንደነሱ እና ከሰፈሬ ጠጋ ብሎ ያለው ሬስቶራንት እና እሱን እሱን ሁሌ እጠቀማለሁ ማለት ነው። በምዝናናበት ወቅት ላይ

በጎአድራጎት ሰርተህ ታውቃለህ አዎ በጎአድራጎት ሰርቼ አቃለሁ የበጎአድራጎት ስራ ላይ ብዙ ተሳትፌያለሁ። በትምህርት ዘመኔም በጎ አድራጎት ላይ በከበባት አሉ የቆ አድራጎት ከበባት። በዛ ከበዛ ብዙ ጊዜ ተሳታፊ አውቃለሁ። እንደ ቀይ መስቀል የትራይ የእርዳታ እንትን ሲመጡ በዛ ጊዜ በማስተባበር በማለት አድን አርት እናውቃለን። እንደዛ ደግሞ አዳዲስ አመትባል በመጡበት ጊዜ አቅም ደካማዎችንን እና እንደዛ አዛውንቶችን እነዚህ በማስተባበር እንትን በማለት አስባስበን እነሱ የሆነ እንደዚህ ነገር ትበራለህ። እና የመስቀል ላይ ደም በመለገስ ደም የወየን ጥሩ እየለ ግሼ ብዙ ነገር አድርጌ አውቃለሁ ማለት ነው። ቆጠራ ቆጥሮ እዚህ መሳተፍ ይለኛል በጣም የሚያስደስተኝ እና ውስጤን የሚያረካው ነገር ነው ማለት ነው። አይ ይሄ ሰው በቆጠራው በጣም ጥሩ መለመድ ያለበት ነው። እንደ በዓል መሆን ያለበት አንድ ትልቅ የራሱ የሆነ ባህል የኢትዮጵያዊነት ባህልም አንዱ ወይ በጎአድራጎት በጣም ጥሩ ነው። ወደ ደስ የሚል የርስ በእርስ መረጃዎች መጸለየት የተለመደ ነው ማለት ነው።

ልዩ ችሎታ አለ ይላል አዎ እኔ ልዩ ችሎታ በጣም ቴክኒካል ችሎታ የሙያ ስራ ብዙ የተለያዬ የሙያ ስራዎችን ከብዙ ጊዜ እሞክራለሁ እሰራለው። ሙያ ስራ ላይ እንደዚህ እዳፍራለሁ በቃ ከፍተኛ ምናምን የለም። እና ብዙም ሙያ አሁን ለምሳሌ ግንተኝነት ስራ በቃ በቴክኒካል በጣም በውበት እና በደስ በሚል ችሎታ ነው የምሰራው። ሴራሚክ መስራት ግንባታ አድርጌ የኮለም ምናምን ስራ እሱን በቃ ለኔ ጥሩ የሙያ ችሎታ አለኝ ማለት ነው። እንዲህ ሌላም የኳስ ጮህን የሚጫወት ኬር እስኪ በጣም ጥበብና እውቀት ውሃ ነው የማለት ጨዋታ ላይ በጣም አክቲቭ ነው። የኳስ ጨዋታ መንዳት ቋስ እና ቴክኒካል የአጨዋወት ልምድም ብቃቱም ስኪሉም አለኝ ማለት ነው። የጨዋታ ስኪል አለኝ ማለት ነው። እና የተለያየ ችሎታ ብቃት እንዲህ እንደውም ስራ ላይም ጥንካሬ በቃ ሃያ አራት ሰዓት እንኳን ብሰራ የድካም ስሜት አይሰማኝም። ይሄ ልጅ እኔ ትኩረት ችሎታዬ ነው ብዬ የሚይዘው ነው ማለት ስትይ እንደ ጊፍት ነው የምትቀረው በቃ። ምንም የድካም የሚባል ስሜት ማለት ነው። እና ይሄ ልዩ ችሎታዬ ነው ማለት ነው።

ደብዳቤ መጻፍ ትወዳለህ ይላል? አዎ ደብዳቤ መጻፍ እወዳለሁ። መጀመሪያ የማስታወስ የማይረሳኝ ነገር ለመጀመሪያ ጊዜ ደብዳቤ ለመወዳት ልጅ ጽፌ ምናምን በፖስታ አሽጌ የላኩት። ሁሌም ትዝ ይለኛል ይሄው በልጅነቴ ነው ማለት ብዙ ነገር ሳላውቅ። እና ደብዳቤ እንደሚላክ ምናምን በቃ ለፍቅረኛ ምናምን ሰማሁና ወሬ ከዚያ ያንን። በእጅ ጽፌ። ስምንተኛ ክፍል ነው አስታውሳለሁ። ከዛ ጽፌ ምናምን። ለጓድ ከዚያ ያንን ቦርሳዋ ውስጥ ለዕረፍት እንደወጡ ቦርሳዋ ውስጥ አስቀማጥኩትና ሄድኩኝ። እና ያን ደብላሪ ቤት ሄጄ አለና ያ ሁሌ የማረሳው ትዝት ይሄ ነው። እና አንቀርብም ይሄ የተለያዩ ነገሮችን ደብዳቤ ታይፕ ሬቲንግ አድርጌ ሰፌ አውቃለሁ ማለት ነው። ደብዳቤ መጽሐፍ እወዳለው። ፍቅረኛዬ በጠላት ፍቅረኛዬ ባይ ደብዳቤ እኔን ለቤተሰብ አንዳንዴ ልበ መልኩ እንደዚህ አድርሼ አውቃለሁ ማለት ነው።

ዳቦ ማባሰል ትችላለህ ወይ ይላል? ዳቦ ማብሰል አዎ እችላለሁ ዳቦ እንደዚህ ሲጋግር አንዳንዴ ማዘርን ቁጭ ብዬ እዛ ጥጓ በመቆስቆስ ሰዓት በእኛ አካባቢ በእሳት ነው በእንጨት ማገዶ ነው። ዳቦ የሚበሰለው እና ያኔ የተለያየ እንጨት እፈልጣለሁ ያን የፈለጥኩት እንጨት ወስጄ እሷ ማዘርጋ ጥግ ሆኜ እያገዝኳት እሷን አባስላለው ማለት ነው። እና ዳቦ ማባሰል እችላለው እሳት ማያያዝም አቅሙ አለኝ አንዳንዴ ማዘርን በጣም ስራ በሚበዛባት ጊዜ እኔ አግዛታለሁ። ወጥ መስራትም ቡና ማፍላትም ቤት መለቅለቅም የስራ ከልጅነቴ የለመድኩት ስራ ስለሆነ አብዛኛውን እሰራዋለሁ ማለት ነው።

ለምን? ያህል ጊዜ በዚህ ስራ ተሰማርታሀል ለሚለው በዚህ ስራ ላይ። የመጀመሪያዬ ነው በዚህ እንዲህ አይነት ስራ የጀመርኩት። ኢንቨስትመንት ስራ። እንደው አንዴ ተበልቻለሁ በስካን ስራ ማለት ነው። ስካን ስራ አንዴ ሁለቴ ነው የተበላሁት እና። እንዲህ አይነት ስኪል የሚጠይቁና እውቀት የሚጠይቁ ስራዎች ሳይሆን በገንዘባችን ኢንቨስት አድርገን። እስከ ስንት ሚሊየን ድረስ የተበላንበት ስራ ኤም ኤንጂ የሚባል ካምፓኒ መጥቶ። እንዲህ አድርጋቹ ሰርታችሁ እንዲህ አድርጋቹ ትለውጣላችሁ ብራቹህ አስቀምጣችሁ ኢንቨስት አድርጋችሁ። ያደረጋችሁትን ኢንቨስት ከሳምንት በኋላ እጥፍ ድርብ ሆኖ ይወጣል በማለት። እንደዛ እያደረጉ አታሎ ሙልጭ አድርጎ ገንዘባችን ያለ የደሃ ገንዘባችን ዘርፎን ሄዷል። ይሄ የሞራል ውድቀትም ኪሳራም ነው። እውነት በጣም ከሰው ላይ የማይጠበቅ የማታደርግ አያውቁም ምንም በማለት የብዙ ማህበራዊ ንፁሀንን ንብረት። በላቡ ጥሮ ግሮ ያገኘውን ዘርፎ የሄደ ድርጅት ነው። እሱ ብቻ አይደለም። ብዙዎች እንደዚህ የስካም ስራወች አሉ። በጣም አሳፋሪ በቃ አሳፋሪ። እውነት ጭንቅላታቸውና ህሊናቸውን ሸጠው በሰው ገንዘብ። በቃ እኖራለን ብለው የሚያስቡ በጣም የወረደ አስተሳሰብ ያላቸው እና እነሱ እንደዛ አድርገውን ሄደዋል። እና ይሄ የእውቀት ስኪል ስራ ግን ያው የመጀመሪያ ይሄ የመጀመሪያ ነው። በልፋት በድካም ተሰርቶ የሚገኘው ስራ ነው ማለት ነው። እኔ እንደዚ አይነቱ ስራ ነው። ወደፊቱም መስራት የምፈልገውም እንዲዳብርም እንዲስፋፋም የምፈልገው ማለት እንደዚህ አይነቶች ስራ። በቃ ለህዝቡ ለማህበረሰቡ አይቶ ሰርቶ እንዲለወጡና የፈለጉት ቦታ ላይ እንዲደርሱ የምመኘው አይነት ስራ ነው። ሳይለንስዬ ስራ ማለት ነው። እንዲሁ ሌላዎች እንደዚህ እነ አፕወርክ እስኪል አለ። ጥሩ ጥሩ ኦንላይን ስኪል ስራዎች አሉና እንደዚህ አይነት ነገሮች ነው። እና አሁን ለህዝብም ለወጣትም ለተለያዩ አካላት የሚያስፈልጉት ገንዘብ ገንዘብን ስጥና ትንሽ ትንሽ ገንዘብ ስጥና ብዙ አድርገን እንመልሳለን። እያሉ በሀካል ከሚያታልሉት እንደዚህ አይነት ስራ ግን በጣም ተመራጭና እና አስፈላጊ ነው። በእኛ ማለት

"መብረቅ ፈራ ነው?" ይላል፤ አዎ መብረቅ እፈራለሁ። መብረቅ በጣም አንድን በጣም ከመጠን በላይ በሚጮህበት ጊዜ እደነግጣለሁ በጣም በጣም በቃ አንዳንዴ በጣም ከሚገባው በላይ በቃ ቤቱን እስከማነቃነቅ ጓጓታው በቃ በተለይ ክረምት ላይ በጣም የሆነ ወቅት ላይ በጣም በሃይለኛው በቃ ከፍተኛ የድምጽ ይሰማል እና የዛን ጊዜ በቃ መግቢያ ነው የሚያሳጣን መግቢያ በቃ ከፍተኛ ጓጓታ ይፈጥራል እና የዛን ጊዜ የት በገባን እንላለን። በተለይ ህንፃን ሆኜ እያለሁ በጣም ነው በቃ የምፈራው በቃ ሲንጓጓ በጣም የሚጨንቀኝ በቃ እስኪያልቅ ድረስ በቃ ዝናቡ እስኪሚያባራ ድረስ በቃ ሀሳብ ነው የሚይዘኝ እና ያው ከፍ እያልኩ አድጌ ወጣትነት ሲለኝ ያን ያክል ማለት ብደነግጥም እንደዚህ በጣም በሚጥልበት ሰዓት ብደነግጥም ግን እንደዚህ አይነት ፍራቸው ቀንሷል ማለት ነው እና ግን በጣም ያስደነግጣል በጣም ከፍተኛ ጓጓታና እና እንትን በሚሆንበት ጊዜ ማለት ነው።

የሽያጭ ግቦች አሉ ይላል የሽያጭ ግቦች አሉ ግን ለኔ ለግሌ የሉኝም እኔ ተቀጥሬ ነው የምሰራ እና እዛ ተቀጥሬ የምሰራበት ጊዜ የሽያጭ ኪሎችን ሰውየው ያቀርብልናል ያን ያቀርባልን እኛ እንሸጣለን ሸጠን ለሰውየው ብር ገቢ እናደርጋለን ማለት ነው የግላችን ሳይሆን እንደ ተቀጣሪ ባለው ነገር ነው ገንዘብ የምናገኝ ማለት በክፍያ ይከፈለናል በሳምንት በሳምንት እና እሱ በሳምንት የሚከፈለን ክፍያ ወደ እንትናችን ግን ከእኛ ጋ የምናገኘው ከቃል ላይ የምናገኘው ነገር የለም በራስህ ደሞዝ ብቻ የምንተዳደር ነው እና እኛ ግባቱን ሰው እያቀረቡልን የሚቀርብልን ግባት በጥሩ ሁኔታ እና በሚገባ ሁኔታ ለከስተመሮቻችን እናቀርባለን ከመስተሮች ደንበኞቻችን አሉ ድንብኞች ለእነሱ እያቀረብን ነው እያልን ገቢ እናውላለን ማለት ነው እና የእህል ዘሮችን በእህል ሽያጭ ውስጥ ለመሠማራት የእህል ዘሮችን ጥራት ካላቸውና የተመረጡ ዘሮችን እናቀርባለን። ከዛ በኋላ ለደንበኞችም በጣም በሚገርም ሁኔታ ጥሩ ደንበኞች ስበን እሱን ሽያጭ ውስጥ ላይ እንሆናለን ማለት ነው። እና በጣም የምመኘው በስራ ላይ ራሴን ቢዝነስ ከፍቼ ጥሩ በቃ የስራ ክሎት አሁን ልምዱም እውቀቱም አለኝ ማለት ነው የሁለት አመት ልምድ አለኝ በስራ ላይ። እና የራሴም ወደፊት እመኛለሁ። በጣም ይሄን ስራ ሰርቼ ለማደግ በጣም ትልቅ ደረጃ ለመድረስ በጣም አስፋፍቼ እና ይኸው የአቅም ጉዳይ ሆኖ እስካሁን ድረስ ምንም ነገር የለም ማለት ነው። ማለት ማሳካት እየፈለጉኝ እውቀቱም ችሎታውም ብቃቱም እያለኝ በፋይናንስ እና በገንዘብ ምክንያት እጥረት ይሁን ተገድቤ ቁጭ ብያለሁ ማለት ነው። እስከሚሳካ ድረስ በመጠባበቅ ስራ እንደዚህ ነው ያለሁት ማለት ነው። እና በጣም እዚህ ላይ በጣም የሚያሳዝን ነገር ነው። ወጣት ላይ ሀሳብና አቅም ችሎታ እያለ በተለያዩ ምክንያቶች የሰው ልጅ የፈለገው ደረጃ እንዳይደርስ እየሆንን ነው ማለት ነው። እና

የመንገድህን ስም ታውቀዋለህ ይላል? አዎ የመንገዴን ስም አውቀዋለሁ የምሄድበት መንገድ። በዚህ የተለያየ መንገዶች ላይ አሉ መንታ መንገድ አሉ ዋና ቀጥታ መስመር መንገዱ አሉ እና እነሱ የተለያየ መንገድ ስሞችን አውቃለሁ። በተለያየ ስም የሚጠሩ መንገዶች አሉ እና እነሱን ለይቼ ነው የምጓዘው ማለት ነው። የተለያዩ በሰፈር የሚሰጣቸው መንገድ ስሞች አሉ አካባቢዎች አሉ ማለት ነው። እሱ ለይቼ አውቄ ነው

ገንዘብ ትቆጥራለህ ይላል አዎ ገንዘብ እቆጥራለሁ የተለያዩ ገንዘቦች አሉ እነሱ ይሄው የምሰራበት ስራ ላይ የግሌ ስራ አይደለም ግን የተቀጠረበት ያለው ስራ ከፍተኛ ገንዘብ ቁጥር ቁጠራ ያለበት ነው እና እሱን ገበያ የሚሸጥ የመለጥ የንግድ ነው እሱን ስሸጥ ስሸጥ የተለያየ ገንዘቦችን ቆጥሬ ነው ማስረከብ ምረከብ ማለት ነው። እኔም ስሸጥም ቆጥሬ ረከባለሁ ለሰውየው ለባለቤቱም ደግሞ እንዲሁ ቆጥሬ አስረክባለሁ ማለት እና ገንዘብ ትቆጥራለህ? የሚለው ብዙ ጊዜ ቀን በቀን ማለት ነው። ቀን በቀን ሰዓት በሰአት ነው የምቆጥር ምክንያቱም ከገንዘብ ጋር የተገናኘ ስራ ስለሆነ የምሰራው ማለት ነው። የኔ ስራ ባይሆን ተቀጥሬ ሰራበትም ስራ በዛ አይነት ስለሆነ ማለት ነው።

ልብሶችህ በስርዓት የተቀመጡ ናቸው ወይ ይላል? ልብሶች በስርዓት የተቀመጡ አይደሉም ምን እዚህ ጋር ያው እኔ ልብሶቼን ዝም ብዬ እሄዳለሁ እንደዚሁ ዝም ብዬ በቃ መወርወር ነው። በቃ ልብሴ ራሱ ቦርሳ አለ እዛ ቦርሳ ውስጥ ራሱ እጥፍጥፍ አድርጌ አላስቀምጥም ዝም ብዬ አጥቤ ሸምልዬ ዝም ብዬ ማስገባት ነው። እና የኔ ትልቁ ችግሬ እንደሆነ አውቃለሁ። ትኩረት ወደ ስራ አብዛኛው ትኩረት ስለማደርግ በቃ ያለውን ነገር ትኩረት ሳልሰጥ ለለብሶችን ነው ብዬ በስነ ስርዓት አጥፌ ምን ብዬ ደርድሬ አላስቀምጣቸውም ልብሶቼን ግን ዝም ብዬ በዘፈቀደ ነው የማስቀምጣቸው ማለት ነው። እንዲሁም የለበስኩትን ልብስም በቃ እንደእዚህ ሲቆሽሽ አንዱን ወደዛው በ እጥላለው ደሞ ያኛው እጠቀማለው ጥላለው እንደዚህ ወይም ደግሞ ሰብስቤ እጥባለሁ አጥቅልል አድርጌ ደግሞ በሆነ በሻንጣም ሆነ በፌስታል አስቀምጣለሁ ማለት ነው። እና በስርዓት የልብስ የመያዙ ትሬንዴ በጣም ደካማ እና የወረደ ነው። አሁን ወደፊት ይሄንን ለማሻሻል ለማስተካከል እቅድ አለኝ ማለት ምክንያቱም በቃ ለምለብሰው ለምበላው ነገሮች ቅድሚያ መስጠት አለብኝ ማለት ነው።

ኮኮቦችን መመልከት ትወዳለህ? ወይ ኮኮቦችን መመልከት እወዳለው በተለይ አንዳንድ ምሽት ምሽት ወቅት እንደዚህ ኮኮቮችን እመለከታለሁ እቆጥራለሁ በቃ በጣም ደስ ይሉኛል በጣም ብቻዬን ሆኜ እነሱን ተመልክቼ ሳይ ደስታ ስሜት ይፈጥርልኛል ማለት ነው። እና ኮኮቦችን እመለከታለሁ ተመልክቼ አይቀርም ለትልልቅ ኮኮቦች አሉ ትንሽ ኮኮቦች አሉ እና እነሱ ሲወረወሩ ማየት በማታ ጊዜ በጣም የሚያስደስት ነገር ነው። ብቻየኝ የሆነች ቦታ ላይ ተቀምጬ ወደ ሰማይ ባንጋጥጬ ስመለከት የነሱን ድምቀትና ከዋክብት እያየሁ እደሰታለሁ ማለት ነው። እና በጣም የሚያስደስቱና በጣም ውብና ማራኪ የሆና ናቸው ኮኮቦች ማለት ነው።

ምን አይነት ቦርሳ ትጠቀማለህ ይኔ የምትጠቀማትን ቦርሳ በጀርባ ታዝላ የምትቀሳቀስ አለች ቀለል ያለች ቦርሳ ነው? ለምን ይጠቀማል ለተለያዩ ቁሳቁስ የምሳቃና የማቴሪያሎችን ማቴሪያሎችን እነዚህ ጥቃቅን ማቴሪያሎችን በታች ውስጥ አድርጌ ነው የምንቀሳቀሰው ማለት ነው። ቀለል ያለች ናት ብዙ ጓዝ የማትይዘው ከዛ ላይ ውሃና የመሳ እቃዋን እንዲሁም የአንዳንድ የጽህፈት መሳሪያዎችን ደፍተር ምናምን እንደዚሁም ስልኬንም አንዳንዴ እዛ ውስጥ ላይ አደርጋለሁ ማለት ነው። እና ይሄንን ቦርሳ እጠቀማለሁ ማለት ነው። ትንሿን ቦርሳ ቀን በቀን ማለት ነው ደሞ ለእንደዚሁ ለረጅም መንገድ ስጓዝ ደግሞ ከፍ ያለ ቦርሳ አለ። እሱን የልብስ ምናምን አርግ በዛ ጠቅልዬ ነው ምሄደው ማለት ትልቅ የሚባል ሳይሆን ቀለል ያለ ሸንቀጥ ያለ በእጅ ጀርባ የሚታዘለውን ማለት ነው። እና ይሄን ቦርሳ ነው የምጠቀመው ማለት ነው። አሁን በሉበት ሁኔታ ማለት ነው የልብስንም እንዲሁም የተለያዩ ጫማዎችን ምናምን ለመያዝ እጠቀማለሁ እዛ ውስጥ ላይ ብዙ ነገሮችን አድርጌ እንቀሳቀሳለሁ ማለት ነው። ቤት ላይም ቦርስ አለኝ ቦርስ አለኝ ለሰዎችም የስራ ልብስ አለ የኖርማል ደግሞ የተለያየ አዳዲስ የምትጠቀመው አለ። እሱን መፌስታል የስራ ልብሴን አደርጋለሁ ያን ደግሞ በዛኛው አደርግና አጥቤ ሳጥብ በቦርሳዬ ውስጥ አስገባለሁ የቆሸሽ ልብሴን በፌስታል እና በኋላ እንደዛ ገልብጬ እጠቀማለሁ ማለት ነው።

በእጄ መጻፍ ትወዳለህ አዎ በእጄ ነው የምጽፈው አብዛኛውን የ ከታች ከአንደኛ ክፍል እስከ ዩኒቨርሲቲ የተመርቄ እስክወጣ ድረስ እስካሁን ድረስ የምትጠቀመው የእጅ ጽሁፍ መሳሪያ ነው ማለት ነው። እና ነው በእጅ መጻፍ ትወዳለህ? አዎ በእጄ ነው መጻፍ የምወደው። ያው በ ያለው ያስተዳደጌ ሁኔታ። ካልቸርም በእጅ ራይቲንግ ሲስተም ነው ያደጉት ማለት ነው። እነዚህ ኮምፒውተር ነገሮች ወይ የተለያዩ ታብሌቶችን በማን አልጠቀምም ማለት ነው። እና በእጅ መሳሪያ ጽሁፍ ነው እየተጠቀምኩ ያለው ማለት ነው። እና በእጄ መጻፍ በጣም ነው ደስ የሚለኝና የሚያስደስተኝ ነው። ይኸው ጥሩ የአጻጻፍ ስልት ዘዴም አለኝ ማለት ነው። ልምዱ አለኝ። ከታች ጀምሮ እስከ አንድ እስከ ስምንት እንዴ? ከዘጠኝ ደግሞ እስከ አስራ ሁለት ከአስራ ሁለት ደግሞ እስከ ዩኒቨርሲቲ ግራጁዬት አድርጌ እስካለሁበት አሁን ደግሞ እንደዛው የተላያየ አጋጣሚ ነው የሚፈጠሩበት። ወቅት ለምን? ስራ ላይ ነገር እጅ ጽፌ ነው እንትን ምናምን ማለት ነው። እና የእጅ ጽህፈት ነው የምትጠቀመው በእጅ መጻፍ ደስ ይለኛል እወደዋለሁ ማለት ነው።

ስንት ትራስ ትጠቀማለህ? የምጠቀመው ትራስ አንድ ናት የትራስ አለች ፈራሽ ወለል ላይ ምትነጠፍ ፈራሽ እሷን አነጥፋለሁ ካነጠፉ በኋላ አንሶላየን አለብሳለሁ አንሶላየን ካለበሱ በኋላ ያቺ ተራሴን ደግሞ በላይ ላይ ያደርግና በላይ ዋለ ያደርግና እዛች ግጥም እላለው ማለት ነች። ትራሲት ብዙም ባትሆንም ቀለል ያለች ትራስ ናት። እዛች ጋር እንትን አላለው ትንሽ ራሴን ቀና የምታደርገኝ እንዳይከንብኝ ማለት ነው። እኛ ላይ ቀደም ላይ ትራስ የሚባል ነገር አናውቅም ገጠር ላይ። የሆነ ትራስ እንደ አንገታችን እንደሚያይ የሆነ ቋጠሮ ማዳበሪያ ነገር በማድረግ እሱን ካፍ እንዲያደርግ እንጠቀም ነበር። እና አሁን ላይ ደግሞ ትራስ የስፖንጅ ትራስ ናት። ዝም ያለቀች ናት ግን እሷን ከ አናቴ ጋር አደርግ እና እጠቀማለሁ ማለት ነው። እና አንድ ናት የምጠቀማት የትራስ ያለችኝ ማለት ነው። በገጠር ላይ ያው እስክናድግ ድረስ ከፍ ድረስ እስከምንደርስ ድረስ። የእንትን የማዳበሪያ ወይም የሆነ አንጥል ማዳበሪያ ቋጠሮ ማዳበሪያ ይቋጠራል። ከዛ እዛ ይነጠፋል ማዳበሪያ ላይ እጄ እንዲህ ነገር እዛ ላይ እንተኛለን። ከዛ አሁን ትራስ ደግሞ ያን ቋጠሮ እንጠቀም ነበር ማለት ነው።

ምግብህን ለሌሎች ማካፈል ትወዳለህ? አዎ ምግቤን ለሌሎች ማካፈል እወዳለሁ። ያው ምግብ ቋጥሬ ሲሄድ አንዳንዴ ምግብ በምመገብበት ሰዓት ላይ ያን ምግብ ኑ እንብላ እንብላ አሁን ባህላችንም እንደዚህ ባላችንን እንብላ ኑ ይባላል በቃ። ኑ እንብላ ተብሎ ያንን አንዳንዴ በጋራም የምንበላበት አጋጣሚ አለ። አንዱ ሳይዝ አንዱ ሲይዝ እኔ ገንብ ሲ አጋጣሚ ያን ጓደኛ ከዛ ጓደኛ ጋር እንትን እላለሁ። ያው ምግብ ቤትም እንደዚህ አዝዘን እንትን በምንልበት ጊዜ እንብላ ብለን በመጋራ የምንበላበት ወቅት አለ ማለት ነው። ለምግብ አካፍለሁ ታውቃለህ? ለሚለው አዎ አሁን አካፍዬ አውቃለሁ ብዙ ጊዜ ማለት ነው። እና ምግብ በጋራ በመሆነን የምንበላው ማለት ነው። ይሄም በዓላችን ነው ማለት ነው።

አስተያየት መቀበል ትወዳለህ ወይ? ይላል አዎ አስተያየት መቀበል በጣም እወዳለው። ምክንያቱ የሚሰጠኝ አስተያየቶችን በጸጋ ነው የምቀበለው በጣም በተለይ እኔ ለኔ ደካማ ጎን አስተያየት የሚሰጠኝ ሰው በጣም ደስ ይለኛል ማለት። በቁጣም ብሆን ሳይሆን በምክር መልኩ አይ ይሄ ይሄ ችግር ይሄ እኮ ነው ይሄ ችግር ይሄ ነው። ወንድሜ ችግር እኮ በዚህ በዚህ ላይ ያለብህ ክፍተት ነው ምናምን ብሎ እንደ ትምህርትም እና እንደ እንደ ማስተካከልነት ነው የምወስድበት ማለት ነው። እና በጣም ደስ የሚለኝ አስተያየትን መቀበል በጣም አስፈላጊ እና ጥሩ ነገር ነው ማለት ነው። እና አስተያየት አብዛኛው ጊዜ በጥሩ ሁኔታ ነው የምቀበለው በጥሩ ሁኔታ በቃ ክፍተት ያለብኝን ክፍተቶች እንዳርም እንዳስተካክል ለህይወቴ በጣም ጠቃሚ እና የምማርባቸውም ነገሮቼ ናቸው ስለሆኑ ማለት ነው። ፖሰቲቭ አስተያየት የሚሰጠኝ ጊዜ ይሄ ጥሩ እኮ ነው አይ በርታ ምናምን ይበለጠ ደግሞ እንድጠናከር ይበለጠ እንድሰራ እንድበረታ ያደርገኛል ማለት ነው። እና አስተያየቶችን በጸጋ እና በጥሩ ሁኔታ በ ነው በጣም ተቀብዬ አመስግኜ የምቀበለው ማለት ነው።

የስራ ቦታ እንዴት ነህ ስራ ቦታ ላይ እንዴት ነህ? ስራ ቦታ ላይ በጣም አሪፍ ነኝ ስራ ቦታ በጣም በፍቅርና በአንድነትና በመተሳሰብ ብሎ የምንሰራው። በመጫወት በቃ ስራ ቦታ ተገናኝተን የሆነ ዝም ብሎ መዝጋጋት ሳይሆን። በቃ እንደ ቀልድ እንደ እህት እንደ ወንድም እንደ ጓደኛ ሆነን ነው። በቃ በጋራ ሼር በማድረግ የምንሰራው ማለት ነው። በቃ በመደጋገፍ እንደ በጣም ከወንድም እናት ከእናት ከአባት በላይ በመከባበር ነው እየሰራን ያለነው ማለት ነው። በጣም ደስ የሚልና ጥሩ ነው። ይሄ የስራ ሁኔታ የፍቅርና የአንድነት በጣም የሚተገበር የሚለመድ ነው ማለት ነው። እና ሁልጊዜም ይሄን ተግባራዊ እናደርጋለን ማለት ነው። ደስ የሚልና ምቹ ሁኔታ ነው ማለት ነው።

የምወደው ምግብ አይነት ይኸው ስጋ ነው። ስጋ ማለት ይኸው እንደዚህ ጥብስ በጣም ደስ ይለኛል። ብዙ ጊዜ አልመገብም በጣም በብዙ ከቀናቶች። ናፍቆት በኋላ የማገኘው እና ጥብስ ምግብ በጣም ደስ ይለኛል። ግን አብዛኛው እኔ የምጠቀመው ምግብ ሽሮ ናት ሽሮ ሁሌም ቀን በቀን የማገኛት የምግብ አይነት ናት ማለት ነው። በጣም ደስ የሚል ጥብስ ግን ብበላ በጣም እወዳለሁ ደስ ይለኛል። ግን ሽሮ በየቀኑ ነው የምንመገብ እና ለኔ ክብር አለኝ። ለሱም በጣም ክብር ያሳደገኝን ነው አሁን ድረስ የምትጠቀመው ለሱ ትልቅና ፍቅርና ብቻ አለ ማለት ነው። ይው የሽሮ ምግብ በአካባቢያችን ከልጅነት ጀምረን ያደግንበት የ የምግብ ባህል ነው ማለት ነው። እኛ ላይ በየአይነት የለም ማለት በየአይነት ማለት በተለይ አፈራርቆ መመገብ። ጠዋት የበላውን ማታ ቀን የበላውን እንደዚህ የሚባል ነገር የለም ጠዋትም ራሱ ነው። ቀንም መክሰስም ራሱ ነው ራትም ራሱ ነው ሽሮን እምንጠቀም። ስለዚህ በቀጣሪ የተለመደ እንትን ነው። ያው ከእድገት አኳያ አንፃር እና እሱ ሽሮ ኢትዮጵያ ንጉስ ትባላለች። ከነ ክብሯም ማለት እና ሽሮ ደስ የሚል ምግብ ግን በጣም የምወደው ፋቮራይት አድርጌ ጥብስ ነው ማለት ነው። ያው ሁል ጊዜም ባላገኘም አልፎ አልፎ ካለፍን ቀን ከብዙ ቀን በኋላ እንደዛ አገኛለሁ

ተጎረቤት ጋር ጥሩ ግንኙነት አለ የሚለው። አዎ ተጎረቤት ጋር ያለነው ግንኙነት በጣም ጥሩና የሚያስደስትና። ጥሩ ሪሌሽንሺፕ ነው ያለን ምክንያቱም ጎርቤታችን ለእኛ ብዙ ነገር ናቸው። በመተካከል በመከባበር አብረን በመጠቀም ነው የምንኖረው እና ወደ ልጆቻችን የበቃ ያለን ግንኙነት ጥሩና መልካም የሚባል ነው በብዙ ነገር በመረዳት ነው የምንኖረው። በስራም በ በብዙ ነገር በስራ በገንዘብ እንደ ህዝባ ሀዘን በደስታ ጊዜ በጣም ደስ የሚል ግንኙነት ነው። ያለን ከ ጎሮቻችን ጎሮቻችን ማለት ከቅርብ ዘመድ በሬ ናቸው በክፉ ጊዜም በምንም ነገር ላይ የሚደርሱልን ማለት ነው። ስንወጣም ስንገራም በአንድ እንደ ቤተሰብ ነው ማለት ነው። ያለነው ጎረት ቤት ማለት እኛ ትልቅ ነገር ነው። ጉረቤት እንደ ቤተሰብ አንድ ቤተሰብ አካላችን ናቸው ቤተሰብ የለም። በፍቅር በአንድነት በመከባበር ነው አብረን የምኖረው ማለት ነው። ተብሎ ትችላለን ያለን የግንኙነቱ ሁኔታ ማለት ነው

በቀን ስንት ሰዓት ስልክ ትጠቀማለህ? ሚለው የተካኝ ስፔስ ቢሆንም ባላቅ ያው በስልኬ አብዛኛው በስራ ወቅት ላይ ያውው አልፎ አልፎ ከ እንዲሁ ከሶስት አራት ጊዜ ከቀን ቢይዘው በስራው ወቅት ላይ በሆንኩበት ወቅት ማለት ነው። ግን ከስራ ውጪ በሆንኩበት በባል ማታ ላይ ጠዋት ላይ ምናምን ከሆነ ብዛት ታይም ላይ እይዘዋለሁ ማለት ነው። የአንድ ሰዓት የሁለት ሰዓት የሶስት ሰዓት ያክል በእጄ ላይ ይዤው እቆያለሁ ማለት የተለያየ ነገር እጠቀምበታለሁ። በተለይ ሶሻል ሚዲያ ላይ እየገባው ዩቲዩብ ቲክቶክ ቴሌግራም ዋስታብ ምናምን እሱን እጠቀምበታለሁ ማለት ነው። ደግሞ አንዳንድ መጽሐፎችንም አነብበታለሁ የላም ዳውንሎድ አድርጌ ትምህርቶችንም እሰማበታለሁ ማለት ነው። በቀን ቢያንስ ጠዋት ማታ ምናምን ብዬ ሁለት ሰዓት እንደዛ ያክል ሁለት ሰዓት ሶስት ሰዓት ያክል እይዘዋለሁ ማለት ነው። የእጅ ስልኬን ማለት ነው።

የምወደው የቁጥር አይነት ይሄው አስርም ቁጥር እወደዋለሁ አስር ቁጥር ኳስ እወደዋለሁ። ኳስ ሊዮናል ሜሲ አንድ አለ ሊዮናል ሜሲ። ደግሞ እኔ በጣም ደስ የሚለኝ እና ለሱ የአስር ቁጥርን ማልያ ነው የሚለብሰው እና የእስር ቁጥር ብዛት ላይ ለብሰው አለማት ነው። ቲሻርቴ ጋር ምናምን ነው ያው እያጻፉ ነበር ከልጅ ነው የመጀመረኝ። ጀርቢያ ጋር በስክር ጸሎት ነው ፓርክ አዘፌ ለብሰው ነበር። ማለት እና አስር ቁጥር ደስ ይለኛል ማለት ነው። እና ከሄሎች ቁጥር ደግሞ ካህናቶች ደግሞ አንፃር ደግሞ ሃያ አንድ ቁጥር ለኔ በጣም ደስ ጥሩነት እና ደስ እኔ ቤታችን ድንግል ማርያምን መታሰቢያነት የሷ ቀን ነው። እና የአንድ ቁጥርን ምርጫዬ ነው። አስር አስር ቁጥር ደግሞ እንደ ኳስ ይወዳል በኳስ ምክንያት ያን ቁጥር እመርጠዋለሁ ደስ ይለኛል ማለት ነው። ደግሞ በሃያ አንድ ቁጥር ደግሞ በሃያ አንድ ታዋይ ኦርቶዶክስ እምነት ተከታይ ነኝ። እና በዛ እመቤታችን እንግዲህ በየአንድ ቀን ሁሌም ትከበራለች የሷን ቀን የሃያ ቀን መታሰቢያዋ ነው ማለት ነው። እና ሁሌም እሱን ቀን ደስ የሚለኝ ቀን ነው ማለት ነው።